የስራ ምኞቶችህ ምንድን ናቸው ምንድን ናቸው ነው የሚለው የኔ የስራ ምኞቶቼ? በጣም ድሮ ያው ተማሪ እያለሁ በሲቪል ኢንጂነሪግ እንደ አንድ መሃንድስ የነበረኝ ምኞት እና ከዛ ደግሞ ተምሬ ያው አሁን መሃንዲስ ሆኛለሁ። በአሁን ሰዓት ደግሞ እየሰራሁበት እገኛለሁ እና ያው ምኞቴን አሳክቻለሁ። በአሁን ሰዓት ግን ያው ስራ በኮንስትራክሽን ብዙ ስለሌለ ያን ስራ ደግሞ እንዴት መስራት እንዳለብኝ እንዴት ስራ ሲጠፋ ደግሞ እንዴት መቀየር እንዳለብኝ ምኞቴን መቀየር እንዳለብኝ አሰብኩና በአሁን ሰዓት ግን ፍሪላንሰር መሆን ነው የምፈልገው። ፍሪላንሰር ማለት በአሁን ሰ በአሁኑ ወቅት በጣም በአለማችን ላይ ትልቅ ስራዎችን የሚሰራበት ስለሆነ ያን ስራ ደግሞ ለመስራት ያስገደደኝ ደግሞ በሀገራችን እንደሚታወቀው ስራ በጣም ጠፍጧል ተዳክሟል እና የ ያ ስራ ደግሞ ፍሪላንሰር መም መቀየር ነው የፈለኩት። ምክንያቱም ደግሞ በሀገራችን ስራ አጥነት በጣም እየበዛ ስለምመጣ በአሁኑ ሰዓት ደግሞ በጣም ተወዳድረህ ስራ ከተቀጠርክም የሚከፈልህ ደሞዝ በጣም በቂ አይደለም ከ ወር እስከ ወር ምንም የምያቆይህ አይሆንም እና የኔ ምኞት አሁን ፍሪላንሰር መሆን ነው። ፍሪላንሰር ማለት ቤትህ ቁጭ ብለህ ብዙ አይነት ስራዎች ትሰራለህ ለምሳሌ ከአማርኛ ወደ እንግሊዘኛ ማተርጎም ሊሆን ይችላል ከ ከትግርኛ ወደ እንግሊዘኛ መተርጎም ሊሆን ይችላል ከእንግሊዘኛ ወደ አማርኛ መተርጎም ሊሆን ይችላል ከእንግሊዘኛ ወደ ትግርኛ ደግሞ መተርጎም ሊሆን ይችላል እና መተርጎም ብቻ ሳይሆን መግለጽም ሊሆን ይችላል። የተለያዩ የሪፍሪች ያለው በውጭ ሀገር የእነሱን ስራ ነው የምትሰራው እና እሱ አይነት ስራ ደግሞ ለመስራት አሁን ምኞት ላይ ነኝ መንገድ ላይ ነኝ እና በጣም ደግሞ በጥሩ ሁኔታ እያካሄድኩት እገኛለሁ። ምክንያቱም በተሰካ ሁኔታ ለመጨረስ አሁን የእንግሊዘኛ ቋንቋ በደንብ እየተማርኩ ነው ስትሮንግ በጣም ጠንካራ ተናጋሪ ለመሆን ስለሚፈልግ ስለዚህ ያ ስራ ደግሞ በጣም ጠንከር ያለ ክራ መ መለኪያ ያስፈልገዋል። አንዱ የላፕቶፕ ነው ላፕቶፕ በጣም ጠንካራ የሆነ ላፕቶፕ ያስፈልጋል ያው እንደሚታወቀው ዋይፋይ ደግሞ በጣም ጠንካራ የሆነ ዋይፋይ ያስፈልገዋል እና እነዚህን ነገሮችን አሟልቼ ወደ ፍሪላንሰር ለመግባት ወይም ለመጀመር እያሰብኩ ስለሆነ በመንገድ ላይ ነኝ። ምኞት ብቻ ሳይሆን ወ ወደ ተግባር ደግሞ ልቀይረው ነው እና ቀጣይ ደግሞ ያለኝ ምኞት ደግሞ ስለ ዩቲዩብ አውቶሜሽን መስራት ነው ዩቲዩብ አውቶሜሽን ማለት ማለት የፊትህን ሳት ሳትታይ ብዙ ነገሮችን ማለት ብዙ ማቴሪያል ሳትጠቀም ኤአይ ተጠቅመህ አርተፊሻል እንተለጀንስ ተጠቅመህ የምትሰራው ስለሆነ ያኛው ደግሞ የኔ ምኞት ነው። በተጨማር ደግሞ ስለ ቲክቶክ አውቶሜሽን ደግሞ በተጨማሪ ነገሮችን አስተካክዬ የቲክ ቲክቶክ አውቶሜሽን ደግሞ በኢንተርናሽናል ቲክቶክ አድርጌ ከፍቼ ማለት ነው እሱን ደግሞ መስራት እፈልጋለሁ። አሁን ደግሞ በመንገድ ላይ ነኝ ስልክ ገዝቼ በአዲስ ስልክ አዲስ አካውንት በአዲስ ኢ-ሜል ከፍቼ ለመስራት እየተዘጋጀሁ ነው እና በቃ የኔ ምኞት በቃ ኦ ኦንላይን ላይ ሪሞት የሆኑ ስራዎችን መስራት ነው። እነዚህ ስራዎች ደግሞ በዶላር ስለሚከፍልልኝ የዶላር ደግሞ ወደ ሀገራችን ሲመነዘር በጣም ጥሩ ነው የሚሆነው እና የገቢ ምንጬንም ለማሳደግ ነው ያሰብኩት እና በዚህ ልክ ያው ቀጠልኩኝ ወደ አሪፍ ደረጃ ሊደርስ ይችላል ብዬ ስለማስብ ነው እነዚህን ስራዎችን የመረጥኩት። እና አብዛኛው ሰዎች ደግሞ እነዚህን ነገሮችን መከተል አለበት ምክንያቱም በአሁኑ ሰዓት ከመንግስት ከቤተሰብ ስራ መጠበቅ የለብንም ምክንያቱም ጊዜው የዲጂታል ጊዜ ነው በጣም አለማችን ወደ አንድ መንደር እየመጣች ነው ያለችው እና ቤትህም ቁጭ ብለህ ብዙ ስራዎችን ልትሰራ ትችላለህ በኮንስትራክሽን ዘርፍ ልትሰራ ትችላለህ በህክምናም ትሰ ልትሰራ ትችላለህ ብዙ አይነት ስራዎች አሉ። ስለ ዌብሳይት መቅረጽ ሊሆን ይችላል ብዙ ነገሮችን መስራት ይቻላል እና መንቃት አለብን እኔ አሁን ነቅቻለሁ ምክንያቱም ለወር በወር አስር ሺህ ራሱ ቢከፈል ትርጉም የለውም በአሁን ሰዓት ምክንያቱም የሰው አገልጋይ ነው የምትሆነው እንጂ ምንም ትርጉም የሚያመጣልህ ነገር የለም። እና የ የኔ ምኞት በቃ ከተቀጣሪነት ወጥቼ የራሴን ስራ መስራት ከዛ በኋላ ደግሞ ከሰረሁ በኃላ ደግሞ ያው ትንሽ ብርን አጠራቅሜ ህ ወደ ንግድ አለም መግባት ነው የኔ ምኞት የሚሆነው ማለት

ምን? አዲስ ነገር መማር ትፈልጋለህ የሚለው እኔ ብዙ ነገሮች መማር እፈልጋለሁ ለምሳሌ ያህል አርቲፊሻል ኢንተለጀንስ መማር እፈልጋለሁ። በአድማችን ላይ በአሁኑ ሰዓት አርቲፊሻል ኢንተለጀንስ እንዴት በጣም ተጽዕኖ ፈጣሪ እንደሆነ በአለም ላይ የሁሉም ሰው ስራ እየነጠቀ ስለሚገኝ ስለ አርቲፊሻል ኢንተለጀንስ መማር እፈልጋለሁ። አርቲፊሻል ኢንተለጀንስ መማር የምፈልገው ምክንያት ደግሞ በእነሱ ተጠቅሜ ማለት ብዙ ሰራዋችን ለመስራት ስለሚፈልግ። ጊዜውን የቴክኖሎጂ ስለሆን የ ኤኣይ ስለሆነ ስለ አርትፊሻል ኢንተልጀንሲ ነው ስ መማር የምፈልገው። ምክኛያቱም በአርትፊሻል ኢንተልጀንሲ ተጠቅመን ብዙ አይነት ስራዎችን መስራት ይቻላል። እና እኔ ደግሞ እንደነሱ ብዙ አይነት ስራዎችን መስራት እችላለሁ። ማለት የሆነ ኮንተንት ሰጥተው ማለት የሚሰጥህን ወደ ቪዲዮ የሚቀይርልህን ብዙ አይነት እንትን አለና። ስለዚህ እኔ ደግሞ በእነሱ አዲስ ነገር ለመማር እፈልጋለሁ ብዬ አስባለሁ። እና አርተፍሻል ኢንተለጀንስ በጣም ጥሩ ነገር ነው። ሀገር ቀያሪ የሆነ ነገሮችን ያስተካክላል። በዛ ልክ ደግሞ አዳዲስ ነገሮችን ለማስገባት በጣም ምርጥ ምርጥ የሆኑ ነገሮችን። ወደዚህ ለማስገባት በሀገራችን ላይ የተለመዱ ብዙ አይኖች ስራዎች አሉና እነሱም ደግሞ ወደተሻለ ነገር ለመድረስ። እንዲቀጥሉ እና ብዙ ነገሮችን ደግሞ አዳዲስ ነበሮችን ወደ ሀገራችን ለማስገባት። ልክ እንደ ቻይናዎች የሚሰሩት ልክ እንደ ዲፕ ሲክ አለ እንደ ቻት ጂፒት አለ። እነዚህ ነገሮች ነው ብዙ የስራ ሁኔታ የጊዜ የድካም የቀላልና በዚህ ልክ ነው መስራት ያለብን ብዬ ስለማስብ ነው። ኤ አይን መማር የፈለኩት ሌላ ነገር ደግሞ ስለ ሶፍትዌር ሶፍትዌር ነው በጣም አስፈላጊ ነው። በአሁን ሰዓት ከወብ ሳይት ዲዛይን አደራረግ እስከ የሆነ የሞባይል አፖችን ብዙ መስራት ይቻላል። እና ብዙ አይነት ጥቅም ነው ያለው ሶፍትዌሮች እና አብዛኛው ሶፍትዌር ከተማርኩ ደግሞ ብዙ ነገር ማለት ለህብረተሰብ ደጋፊ የሆኑ ነገሮችን። ለመፍጠር ማለት ብዙ አይነት ዌብሳይት በአሁን ሰዓት ዲዛይን የተደረግነውን እነዚህ ዲዛይን የሚያደርጉት ደግሞ የውጭ ዜጎች ናቸው። የውጭ ዜጎች ወብ ሳይት ዲዛይን ያደረጉት ነው። እስካሁን እየተጠቀምን ያለው እና በአሁን ሰዓት ግን በራሳችን አቅም በራሳችን የሰራነው ሳይት ለምን አንተዳደርም? ወይም ለምን አንገለገልም? የሚል ሀሳብ ስላለብኝ። እኔ ደግሞ በዛልክ ያ ዌብሳይት ወደ ትልቅ ደረጃ ለመድረስ ሶፍትዌርን መማር እፈልጋለሁ። ምክንያቱም ሶፍትዌር ስትማሩ ብዙ ነገሮች ነው የምትሰራ ማለት የመንቴናንስ ሊሆን ይችላል የሞባይል መንቴናንስ የሞባይል ጥገና ሊሆን ይችላል የላፕቶፕ ጥገና ሊሆን ይችላል የብዙዎች ጥገና ሊሆን ይችላል በአጠቃላይ የኤሌክትሮ ድርጅት ጥገና። ስለዚህ በቅርብ ስራ ቦታህን ሆነ ያው ምናምን ላፕቶፕ እንኳን ብትባላሽ ልታስተካክላት ስለሚችል ያው ሶፍትዌርን ማወቅ። ሶፍትዌርን መማር እኔ በጣም እወደዋለሁና አፍቅረዋለሁ ሌላኛው ነገር ደግሞ ጆርናሊስት መማር እፈልጋለሁ። ጋዜጠኝነት ማለት ነው ጋዜጠኝነት እንደሚታወቀው በአለማችን አራተኛ መንግስት ተብሎ ነው የሚጠራው እና በጣም የምወደው ነው። አራተኛ መንግስት ያህል ለኔ አንደኛ መንግስት ነው መሆን ያለበት እና ምክንያቱም ጋዜጠኝ ስትማር ብዙ አይነት ስራ አለ። ያ ስራ ደግሞ ሀቀኛ የሆነ ማስረጃ ወይም መረጃ ወደ ህዝብ ማድረስ ነው። ወደ ሌላ ሰው ሳትወግን ወደ ባለስልጣን ሳትወግን ወደ የሆነ ፓርት ሳትወግን በጣም ብዙ ስራዎችን ልትሰራ ስለምትችልና በዛ አስቤ ነው። ገለልተኛ የሆነ ጋዜጠኛ ስለሌለ በሀገራችን ላይ ያን ነገር ደግሞ ለመስተካከል ነው። እኔ የማስበው ሁሌ በልቤና በጣም ድስ ብሎኝ መማር የምፈልገው ያ ጋዜጠኝነት ነው። ምክንያቱም ጋዜጠኝነት አንዳንዴ ስታየው በጣም ፍቅር የበዛበት ነው። ሁሌ ወደ ስትል የተለያየ ቦታዎች ስትሄድ በሰራ ብዙ አይነት ህብረተሰብ ታውቃለህ እንዴ በዓል ታውቃለህ? በዙ አይነት ሃይማኖት ታውቃለህ? እና በዚህ ልክ ነው መኖር ያለብን እኛ። ሰዎች ስንባል ስለዚህ ልክ ጋዜጠኝነት መማር የሚፈልግ ሰው መጀመሪያ ነው ነገሮችን ማለት ትንሽ የማይናደድ ሰው እንኳን አለበት። በጣም ቻይ መሆን አለበት። ቶሎ የሚናደድ ሰው ከሆኔ ብዙ በጋዜጠኝነት እንደማይኖረው የታወቀ ነገር ነው። ስለዚህ በአሁን ሰዓት እንኳን ብናይ በኢትዮጵያ ላይ የሆነ ገለልተኛ የሆነ ጋዜጠኛ እስካሁን አልታየምና። እኔ ደግሞ ያ ነገር መቀየር ነው የምፈልገው።

ማህበራዊ ሚዲያ እጠቀማለሁ የሚለው ጥያቄ እኔ በደንብ ደግሞ እምጠቀመው ምክንያቱም ፌስቡክ እጠቀማለሁ። ኢሞ የጠቀመው ኢሞ እነኳ አልጠቀመውም ያ ቴሌግራም እጠቀማለሁ። ኢንስታግራም እጠቀማለሁ። ዩቲዩብ እጠቀመለው ቲክቶክን እጠቀማለሁ። ብዙ ነገር ነው የምጠቀመው። እና ያው ማህበራ ሚዲያ ሲጠቀም እኔ። በአሁን ላይ በወቅታዊ የሆነው ነገሮች ለምሳሌ ፌስቡክ ብንወስድ ፌስቡክ የምጠቀመው ያው አዳዲስ ነገሮችን ያሉ ክስተት አለም ላይ ምን አይነት ክስተት አለ? ብዬ ነው መጀመሪያ ቼክ የማርገው ለምሳሌ የኢራን እና የአሜሪካ ያለው ውጥረት። በጣም የሚገርም እስከሆነ ድረስ ያ ውጥረት ደግሞ በኢኮኖሚያችን በጣም ትልቅ ተጽኖ ስለሚያደርስ የመከታተል ግዴታ አለብኝ ብዬ ነው የማስበው። ሁሌ እና ስለዚህ የአለም ፖለቲካ እኔ በደንብ ነው የምከታተለው። ለምሳሌ የቬንዙዌላ ፕሬዝዳንት ሲያዝ በጣም ተከታትየዋለሁ በፌስቡክ ነው ያየሁት። የሚገርም ኦፕሬሽን ተደርጎ ነው የተያዘው። ያ ፕሬዝዳንት እና ስለዚህ ያ ፕሬዝዳንት ደግሞ ያው በማህበራዊ ሚዲያ በሀገሩ ያው ማህበራዊ ሚዲያ በማጥፋት ነው። የአሜሪካ ዋልታድ ፎርስ የሚባሉ የያዙትና እና ስለዚህ ማህበራዊ ሚዲያ በጣም ትልቅ ጥቅም አለው በጣም ትልቅ ጉዳትም አለው። እንደ እየተጠቃቀማችን ነው የምወስነው። ምክንያቱም ማህበራዊ ሚዲያ ላይ በጎ ነገር ከተጠቀምኩ ያው ለህብረተሰቡ መፍትሄን ያመጣል። እንደ መልእክት ደግሞ እንደ መልእክተኛ ደግሞ ሊሆነው ይችላል። ማለት ለጥሩ ነገር ከተጠቀምነው ማለት ነው። ካልሆነ ግን ዝም ብለን ያልሆኑ ነገሮችን ከጻፈን ደግሞ ህብረተሰብ ከህብረተሰብ እያጋጫን ነገሮችን ወደ ተሟላ ጦርነት የመቀየር አቅሙ ደግሞ ሚዲያ አለው። ሰዎች ሊያስጭፍጭፍ ይችላል። ሰዎች በጅምላ ሊጎዳ ይችላል። ስለዚህ እኛ ማህበራዊ ሚዲያ ስንጠቀም መጠንቀቅ አለብን ይሄ ተጠንቅቄ ነው የምትጠቅመው። ምክንያቱም የተጻፈው ነገር እንኳን ሼር ለማድረግ መጀመሪያ ማንበብ አለብኝ። ያው ይዘቱን አይቼ ለህብረተሰብ ይጠቅማል ወይ ይጎዳል ለግጭት ሲያናሳሳል የሚል ነገሮችን። ካየሁ በኋላ ነው እኔ ወደ ጎደኞቼ ሼር ምለውና። አውብዛኛ ሰው ግን ምንም ጽሁፍ ሳያይ የሆነ ሰው የታዋቂ ሰው ፎቶ ካየ የሱማ ጥሩ ሀሳብ ነው ብሎ ሼር ያረገውና ያው የፍጅት ዘር ያደርሳል። ስለዚህ ማህበራዊ ሚድያ በጣም ከባድ ነው። ያው እንደ ህዝብ በአንድ ጽሁፍ ሊያጠፋ ስለሚችል በአንድ ፖስት ሊያጠፋ ስለሚችል የተጠጻፉ ነገሮችን በጥንቃቄ ማየት አለብን። ሌላኛው ደግሞ በቃ እንደ ገቢ ነው። መጠቀም ያለብን ለምሳሌ አብዛኛው ወጣት አሁን በኢትዮጵያ ላይ በቲክቶክ ብዙ ገንዘብ ብዙ ብር እየሰራ ነው። ያው ብሩ የሚሰራበት ምክንያት ደግሞ ጠንክሮ ይሰራል። ያው ይዘው የሚመጣው ኮንተንት በጣም ፖዘቲቭ ነው ለህዝቡ ይጠቅማል። ስለዚህ አብዛኛው ሀብታሞች ደግሞ ፕሮሞሽን ምናምን ነው የማሰራቸው እና ከፕሮሞሽን ብዙ ብር ነው የሚያገኘቱ በቲክቶክ በፌስቡክም አለ በውጭ የተከፈተ ፌስቡክ ከሆነ ማለት ነው አካውንት በውጭ ከሆነ። ፌስቡክም እየከፈለ ነው በአሁን ሰዓት። ሌላኛው ስንሄድ ደግሞ ያው የሚገርም ፕላትፎርሙ ዩቲዩብ ነው። ህጉን በጣም ከረር ያለ ነው ጠንከር ያለ ነው ነው እና አሁን በጣም ጠንከር ማለት እንደውም እኔ በጣም ደስተኛ ነኝ። ምክንያቱም ብዙ ሰዎች ዝም ብለው ወደ ይቱዩብ ይጭናል የሆነ ያልሆነ ነገር። ማለት ዩቲዩብ ካየሁ ደግሞ የሆነ ማለት ለህዝቡ ብዙ የማይመች ከሆነ። የህዝቡ ክብር የሚነካ ከሆነ። ቀጥታ ከዩቲዩብ ነው የሚያወርደው ወይም ብሎክ ነዊ የሚያርገው። ምክንያቱም በጣም የሚገርም ፕላትፎርም ነው ዘመናዊ ነው። አሰራሩን የሚገርም ስለሆነ ማለት ነው ስለዚህ እኛ መፍራት የለብንም። ሁሌ ትክክለኛ ጽሁፍ ከጻፍን ትክክለኛ ሀሳብን ካራመድን። ወይም ትክክለኛ ቪዲዮውን በዩቲዩብ በቲክቶክም ከሰራን። አብዙ ለህዝቡ የሚከብድ ነገር አይሆንም። ነውና ስለዚህ ማህበራዊ ሚዲያ ላይ ጥሩ ነገር መጠቀም አለብን። ለምሳሌ ቴሌግራም ስንወስድ ቴሌግራም በጣም ጥሩ ነገር ነው። ብዙ ስራዎችን በቴሌግራም የምንለቀቅበት በስተለይ በአሁን ሰዓት እና ስለ ማህበራዊ ሚዲያ አጠቃቀም ደግሞ ለአንድ ለተማራ ሰው እንዴት ነው? መናገርም አይጠበቅብንም ምክንያቱም የታወቀ ነገር ስለሆነ። ያ ጉዳቱሙ ጥቅሙም የታወቀ ስለሆነ። ያው ጥቅም ነው ማመስገዘብ ያአለብን ብዬ ነው እኔ ብዙ ጊዜ የማስበውና። በጣም መረጥ ደስ የሚል የቆይታ ሊኖር ይችላል እና ማህበራዊ ሚድያ ነገር ልበጎ ነው ሰዎች ለመርዳት ለማገዝ ነው እኔ የምትጠቀመው። የሆነ የጠፋ ሰው ለማስፈራመን ለማፈላለግ ወይም ደስ ላለው ሰው ደስታዬን መግለጽ ነው። የምጠ

ልዩ ችሎታህ ምንድነው? የሚለው የኔ ልዩ ችሎታ ሰው የማሳመን ችሎታ ነው ያለብኝ ሰው እንዴት ነው የማሳምን? የምትችለው የሚል ጥያቄ ደግሞ በጣም አሪፍ ጥያቄ ነው። ለራሴ ስለዚህ የሰው ልጅ በጣም በአስተሳሰቡ በጣም ብዙ ዘርፍ ብዙ ነው። ስለሆነ የሰው ልጅ በአስተሳሰቡ በጣም ዘርፈ ብዙ ከመሆኑ የተነሳ ብዙ ለሰው ልጅ የሚጎዳ ሀሳብ ይዞ ይመጣል ያቀርባል ለሱ ግን በጣም ጠቃሚ ሆኖ ነው የሚታየው። ለምሳሌ አንዳንድ ሰዎች በነጋዴዎች እንሂድ ነጋዴ ማለት በጣም ማለት ማትረፍ የሚወድ ነው የግድ ደሞ ማትረፍ አለበት ካላተረፈ እንዴት ነጋዴ ይባላል ነው። እሱ ትክክል ነው ማትረፍም ትክክል ነው ሆኖም ግን በአሁኑ ሰዓት ምናየው። ነገሮችን የሆነ የእህል ሸቀጦችን የሆነ የሚበላ የሆነ የሚጠጣ ነገሮችን ያው አምጥቶ ያው ወደ ስቶር መደበቅ ያው ነገሮችን ወደ ላልተፈለገ ቦታዎችን በመውሰድ በመዛወር ያ ነገር ደግሞ የዋጋውን ወደ ላይ ይሰቅለዋልና ተመልሶ ደግሞ አሁንም አግኝቻለሁ ብለው ይዘው ይመጣል። ስለዚህ አንዳንድ ነጋዴወችን ለምንድነው እንደዛ የምታደርጉት ብዬ ስጠይቃቸው? አየህ እኛ እኮ በቃ ለማትረፍ ነው እንደዚህ የምናደርገው በቃ ምን እናደርግ? ስንት አመትን ነግደን ትርፋ አላገኘንም። እና አጋጣሚ ተጠቅመን ወይም የሆነ ጦርነት ሲኖር ወይም የሆነ ነገር ሲገጥም በሀገራችን በቃ እንደዚህ እናደርጋለን ይላሉ በተለይ በትግራይ ክልል ያለ ነጋዴዎች ማለት ነው። በመቀሌ ውስጥ ያለው በተለየ መልኩ ማለት ነው። ስለዚህ ይሄ የሆነው ነገር ደግሞ እኔ ደግሞ ይሄ እኮ በቃ አስተሳሰባችን ትክክል አይደለም። ምክንያቱም ማለት ያ ብር እኮ ትይዛላችሁ ችግር የለም። አትርፋችሁ ትይዛላችሁ ከዛ በኋላ ደግሞ ያ ህዝብ ደግሞ የነበረበት ነገር አልቆ የሚበላው ያጣል ከዛ በኋላ ደግሞ ለእናንተ በጣም ትልቅ ከባድ ኪሳራ ሊገጥማችሁ ይችላል። ምክንያቱም ያ ሰው የሚባላበት የሚበላበት የሚጠጣበት ነገር ካጣ ተመልሰው ወደ እናንተ ነው የሚመጣው እናንተን ነው የሚባላችሁ። ለምሳሌ እኔ የወርድ ማስተኛ ነው ያለሁት። አንተ እየበላህ እኔ እየተራብኩ አንተ ደግሞ ብዙ ሸቀጦችን ደብቀህ እያስቀመጥክ እኔ በራብ እየተንገላታሁ ሊኖር አልችልም። ምክንያቱም ይሄ በምድር ላይ ይሄ ፍትሀዊ አይደለም። አጭበርብረህ የኔን ድርሻ ነው የምትወስደው ስለዚህ። ያ ነገር በደንብ ማሰብ አለባችሁ። ለራሳችሁ ተመልሰው ራሳችሁ ብታጥሩ ብትሰሩት ስራ ለራሳችሁ ነው ትልቁ በህይወታቸሁ በህይወታቸው አትቅልዱ የነገር የህይወታቸው ዋጋ ያስከፍላል። ምክንያቱም ብር ለመሰብሰብ ብላችሁ የህወታችሁ አደጋ ላይ አትጣለሁ ብዬ ብዙ ምክር በመምከር ብዙ ነገዶችን የተመለሱ አሉ። ለምሳሌ እኔ ማለት ስለዚህ እኔ የሰውን መክረህ አሳምነህ ወደ ትክክለኛ ሀሳቡን የመመለስ በጣም ትልቅ አቅምና ችሎታም አልብኝ። አብዛኛው ደግሞ የሰው ልጅ ደግሞ ቀና ከወንድሙ ሊሆን ይችላል ከአባቱ ከእናት ሊሆን ይችላል ይጣላ ይችላል ሊጋጭ ይችላል እና የማስታረቅ አቅም ደግሞ አለኝ። ምክንያቱም አሳምነዋለሁ ለምንድነው የምትጣላው? አባትህ እኮ ነው ወንድህ እኮ ነው የሆነ ሰው ቢሆንም መጣላት ያለብህን መጋጨት የለብህም። ምክንያቱም ነገ ብትኖረው ከሰው ልጅ ነውና ለምን ከሰው ጋር ትጋጫለህ? ከተጋጨህ ደግሞ ይቅርታ ጠይቀህ ያው ጥፋተኛም ቢሆንም ችግር የለውም። ይቅርታም ተደራርገህ አብራህ ሞናር እንጂ በዚች ምድር አጭር አጭር ምድር አጭር ጊዜ ለምንድነው ከሰው ልጅ የምትጋጩ ነው? ስለዚህ የሆነ ነገር ለጥሩ ነገር ነው መስራት ያለብን እንጂ ማለት ለራሳችን ጥቅም ብለን ሰው መጉዳት የለብንም። የተጎዳ ሰው ደግሞ የራሳችን ሰው ስለሆነ የራሳችንን ጨንቃ ነው የሚሆነው ለራሳችን ተጨማሪ ችግር ነው የምንፈጥርም እንጂ ለራሳችን የራሳችን ችግር ለመፍታት ብለን ተጨማሪ ችግር ነው የምንፈጥረውና ከእነዚህ ነገሮችን መቆጠብ አለብን። ያው ያልሰራህበት ስራ ደግሞ የሰው ስራ አይወሰድም ምክንያቱም የሰው ላብ ነው እና የሰው ላብ ጥሩ አይደለም። ያው መብላት ልትበላ ትችላለህ ከጊዜ በኋላ ግን ከቆይታ በኋላ ግን ያው በህይወትህ ላይ ብዙ ችግር ሊያመጣልህ ይችላል። በእግዚአብሄር ዘንድም ብዙም ስለማይወደድ ማለት የሰራህበት ነው መብላት ያለብህ እንጂ እንደ ዘራፊ ዘርፈ አምፀህ መብላት። በህግም ቤተክርስቲያንም በሰው ልጅም ብዙ ምከር አይመከርምና ከእነዚህ ነገሮችን መራቅ አለብን። ብዬ እኔ ብዙ ነገር አስባለሁ። ስለዚህ ያው የሰው ልጅ ከተመከረም ከተገሰፀ ልክ እንደ ሆዳችን ምግብ እንደምንበላው ያው ወደ ቀድሞ ማንነት ሊመልስ ለሚችል ያው የሰው ልጅ በምክር ወደ ትክክለኛ ቦታ የመመለስ ሙሉ አቅም አለኝ።

የመንገድህን ስም ታውቃለህ? የሚለው ያው እኔ በደንብ ነው የማውቀው ሁሉን የከተማውን መንገድ አውቃለሁ። ለምሳሌ እኔ ቤት ያለሁበት አይደር ይባላል አይደረ ደግም የአይደር ታክሲ በመጨረሻ አካባቢ ነው ከመውረዴ በፊት ያለው ኔትወርክ ጋር ነው በእሱ በአጠገብ ደግሞ ትምህርት ቤት አለ የአንደኛ ትምህርት ቤት እና የሁለተኛ ደረጃ ትምህርት ቤት አለው በዚህ ልክ ደግሞ ትልቁ ሪፈራል ሆስፒታል አለ ራይደር ሪፈራል ሆስፒታል ይበላል በዛ እርግጠኛ ደግሞ በረሚና ሆስፒታል እበላለሁ በረሚና ሆስፒታል ደግሞ ከአይደር ሪፈራል ሆስፒታል ወደ ምስራቅ የሚገኝ ነው ስለዚህ በዛ አድርጌ ደግሞ በዛ በደጋ በራዬ መጣላለሁ በዛ አድርጌ በዛ ዜሮ ሶስት ውስጥ ከዛ እንደ ማርያም መጣለሁ ያ ሀየሩ አደባባይ ስለዚህ በዛ አድርጌ ነው ከተማ የሚሄደው ያ የሚሄደው መንገድ በጣም የታወቀ መንገድ ነው አስፋልት ነው በጣም ብዙ ነው። የጸጥታውን ችግር ነው በጣም ጥሩ ነው ጥሩ ነው ብዙ የሚካበድ ነገር አይደለም ስለዚህ መንገድ ስኖር ብዙ አይነት መንገድ ነው ያለው በአስፋልት የተሰራ አለ በኮብልስቶን የተሰራ አለ በአፈር ደግሞ ለገራ ገንት የሚል ነው ማለት ነው ስለዚህ በመቀሌ ውስጥ አሁን በጣም ትልቅ ችግር ሆኖ ያለው ያለው የመንገድ ችግር ነው አሁኑ ያነሳሁት ደግሞ የእንደ ማርያም መንገድ በጣም ጥር ነው ግን አሁን በጣም ብዙ ቆሻሻዎች ተጥሎበታል ሆኖም ግን ወደ አስራ አንድ ቀን ላይ ስንሄድ ግን ወደ ጆሮክ አካባቢ ማለት ነው ወደ ጆሮክ ስንሄድ ወደ አስራ ዘጠኝ ቀበሌ በጣም አስቸጋሪ ሁኔታ ነው ያለው ተቆፍሮ አፈር ላይ ነው ያለው ብዙ ሰራተኛ አድርጎ መንገድ አስቸጋሪ ስለሆነ ብዙ ነጋዴ ነበር እና ስራውን እያዘጋ ትተውት እየሄደ ነው ስለዚህ ነገሮችን እንዴት ነው ማስተካከል አለብን የሚለው ማወቅ አለብን። ነገሮችን ካስተካከልን ደግሞ በጣም የሆነ የመንገድ ሰው መውጣት አለብን ስለዚህ የኔ መንገድ የመንገድ ስም ታውቃለህ የሚረግ ብዙ የመንገድ ስም አውቃለው ለምሳሌ እዛ ያ እንደ ማርያም አከባቢ አለ ሃየረ መርያ ወይ የሚባለው ወይ የእናቷ ስትሪት ወይ መንገድ ነው የሚባለው ነው ስለዚህ ሁለተኛ መንገድ ደግሞ በዛ እንዳረፍ የለም አሸንገህ የሚባል መንገድ አለ ውስጥ የሚወስደው ከሀርማኒ ሆስፒታል ወደ አሸንገው የሚወስደው ነው ወደ አዳህቅ መንገድ የሚወስደው ከዛ ሌላኛው ደግሞ ሀውልት ሰማዕታት መንገድ አለ ሀውልት ስማዕታት መንገድ ደግሞ ከደጄን ወደ ሀውልት ሰማዕታት የሚወስድ ነው በዛ ላይ ደግሞ ፕላኔት ሆቴል አለ በጣም ደስ የሚል ሆቴል ማለት ነው በዛ መንገድ ላይ ሌላኛው ስንሄድ ደግሞ የደብረ ዳሞ መንገድ ነው የደብረ ዳሙ ሰዓት ደብረ ዳሙ ስም ሰዓት ደግሞ ከዶሮ ዳማ ይዘው ከዛ ከላይኛው የሀውልት ሰማዕታት ይዘው ወደ የአዳቂ ቢዝነስ የሚወስደው መንገድ ማለት ነው ከዛ ደግሞ ዞረህ ወደ የት ነው የምትሄደው ወደ ደስታ ሆቴል ደስታ ሆቴል ደግሞ ወደ ደው ከየመቀሌ ዩኒቨርሲቲ ቢዝነስ ቅጥር ወደ ደቡብ ነው ያለው በዚህ ልክ ደግሞ በዛ ያለ መንገድ ደግሞ ይዘው ወደ ኖርዘሮን ስታር የምወስደው ደግሞ ወደ አስራ ስምንት ቀለ ማለት ነው ሃያ ሁለት ቀለ የያዘው ሁሉም ወደ አስራ ስምንት የሚሻገረው መስቀለኛ መንገድ አዳሃውስ የመስቀለኛ መንገድ ነው የሚባለው ሃያ ሁለት ስለዚህ የመንገድ ስሞች እኔ ሁላችሁም ነው የማውቃቸው በዛ ከሰአት አካሪያ በኩል ያለ የባቡር መንገድ ደግሞ በጣም መንገድ ነው አዲስ ስራ እየተሰራ ነው ፕሮይድ እየሄደ ነው ስለዚህ ነገሮችን የመንገድ ነገሮችን በቀላሉ ነው የማውቃቸው ሌላኛው ስንያድ ደግሞ ከዛ ከ ዮሐንስ ሆቴልን ጀምረህ እስከ ትምህርት ቢሮ የሚወስድ አለ አሁን ፈርሷል እሱ እስከ አፄ ዮሐንስ ትምህርት ቤት የሚወስደው ማለት ነው እንደ አዲስ ልትሰራ ተብሎ ተቆፍሮ በጣም በዛ አፈሩ ከተማውን እየተከሉ ነው ነዋሪዎችም በጣም እያስቸገርነው የስራ ሰዎች ደግሞ በጣም እየተናደድን ነው ስራችን ዘግተው አሁን መንገድ ቆፍረህ የሚያገኝ ነው ለምንድነው የቆፈረው አሁን ስራችን እየተቸገርነው ብለው ስለምያስቡ ማለት ነው ስለዚህ የመንገድ ሰው እኔ በደንብ ነው የማውቃቸው ከዛ ከሌላኛው የለምና አርአድ ማይ ዜሮ ዘጠኝ ቀበሌ የሚባለው ነው በጣም ምርጥ ነው የጥሮ እዛ ደግሞ በዛ ተጠቅመህ ደግሞ ወደ አላጅ መናሃሪያን የምወስደው ምርጥ